ገንዘብ ትቆጥባለህ አዎ ቆጥባለሁ። ገንዘብ ማለት ምን ማለት ነው? በመጀመሪያ ደረጃ ገንዘብ ማለት ከተለያዩ ነገሮች ሊሰራ የሚችል ለምሳሌ ከወረቀት ሊሆን ይችላል። ከ ብረት ወይ ደግሞ ከኒኬል ሊሆን ይችላል ሊሰራ የሚችል። ሰዎች በስምምነት ተስማምተው ተመን የሰጡት ሊሆን ይችላል በእኛ ሀገር ሁኔታ ገንዘብ። ከአምስት ሳንቲም ጀምሮ አምስት ሳንቲም የለ አስር ሳንቲም አለ። በቅጠልና በሳንቲ አለ ከዛ ሃያ አምስት ሳንቲም አለ ሃምሳ ሳንቲም አለ። ከዛ ከአንድ ብር ጀምሮ አንድ ብር አለ ለሳንቲም ከዛ አምስት ብር በቅጠል ነው። አስር ብር አለ ሃምሳ ብር አለ መቶ ብር አለ። ሁለት መቶ ብር አለ ትልቁ ገንዘብ በኢትዮጵያ ሁለት መቶ ነው። ትንሹ ገንዘብ በኢትዮጵያ አምስት ሳንቲም። ስለዚህ ገንዘብ መቆጠብ በጣም አስፈላጊ ነው በጣም አስፈላጊ ነው። እኔ ከምሰራው ይሄም ከማገኘው ሃያ ፐርሰንቱን በወር እቆጥበዋለሁ። ሰላሳ ፐርሰንቱን ለቤት ወጪ አደርጋለሁ ሌላው ደግሞ ለአንዳንድ ነገሮች እጠቀማለሁ ማለት ነው። ቁጠባ ለሰው ልጅ በጣም አስፈላጊ ነው የገንዘብ ቁጠባ ለሰው ልጅ በጣም አስፈላጊ ነው። አንደኛው ገንዘብ በምንቆጥብ ሰዓት ልዩ ልዩ ገጠመኞች የሰው ህይወት አይታወቅምና ሊገጥመን ይችላል። ለዛ ሊሆን ይችላል ሌላው ደግሞ የራሳችን ቢዝነስ ወይ ንግድ ወይም አዲስ ሀሳብ መጀመር ስንፈልግ የቁጥብነውን ብር እናወጣለን። ሌላው ቤት ለመስራት እቃ ለመግዛት ከፍ ያለ በኤሌክትሪክ የሚሰሩ እቃዎች ለምሳሌ ማሽኖች ልብስ ማጠቢያ ማሽን ፍሪጅ ትልልቅ ኢንች ያላቸው ቲቪዎች። ዳቦ መጋገሪያ ማሽኖች እነዚህን ቡና መፍጫ ትልልቅ ዋጋቸው ከፍ ያሉ ነገሮችን ለመግዛት መኪና ድርጅቶችን ይሄን ይሄን ሁሉ ለመግዛት ገንዘብ መቆጠብ በጣም አስፈላጊ የሆነ ነገር ነው። ስለዚህ ገንዘብ መቆጠብ አንድ ሰው የሆነ እቅድ ካቀደ ወይም የሆነ ስራ ለመስራት መነሻ የሆነ ገንዘብ አይስፈልግም ስለዚህ ያ ገንዘብ ደግሞ የሚገኙ በቁጠባ ነው። አንድ ስለዚህ እኔም ገንዘብ እቆጥባለሁ። ገንዘብ አለመቆጠብ በጣም ጉዳት አለው በጣም ጉዳት አለው። አንደኛው ወንድና ሰዎች ያለ እቅድ ያለ ፕሮግራም ሳንቲማቸውን በፈለጉት በአማራቸው ነገር እንዲመትኑ ያደርጋቸዋል። ለምሳሌ አሁን እኔ ብር ካለኝና እቅድና አላማ ከሌለኝ እና የምቆጥበው ነገር ከሌለ በየአገኘሁበት እየሄድኩኝ ብሬን እንድበትን ያደርገኛል። ለምሳሌ ገበያ ውስጥ ሄጄ ከሆነ ያገኘሁትን ደስ ያለኝን ያንንም ልብስ መግዛት አንዱን ጫማ መግዛት የቤት እቃ መግዛት የልጆች እቃ መግዛት ያገኘሁትን ሁሉ ሳደርግ። ገንዘብ ይባክናል ከዛ ወሩ ሳይደርስ ገንዘብ ያልቃል ከዛ የቤት አስቤዛ የምገዛበት ብር ያልቃል ለልጆችም ምገዛበት ነገር ያልቃል። እነዚህ እነዚህን ነገሮች ማሳካት አልችልም ስለዚህ ወደ ብድር እሄዳለሁ። ከዛ በኋላ ከዘመድ ወይ ከጓደኛ ወይ ከጎሮቤት ወይ ደግሞ ከተለያዩ ብድር ሰጪ ተቋማት ሄጄ ብድር እበደራለሁ። ከዛ በኋላ በሚቀጥለው ደግሞ ደሞዜ ሲመጣ ተመልሼ ያንን ብድር እከፍላለሁ። ከዛ ብድር ስለከፈልኩ ደግሞ ተመልሶ ለወር አያደርሰኝም ብሩ ከዛ ብድር ውስጥ እገባለሁ እንደዚህ እያለ ሂደቱ ተመሳሳይ ይሆንና። ይሄ ነው የሚባል ብር ሳይኖር መባከን ይሆናል ማለት ነው። ስለዚህ ገንዘብ አለመቆጠብ በጣም ከባድ የሆነ በሰው ልጆች ላይ ችግር ያመጣል ማለት ነው። ያ ማለት ግን እየተቸገርን ሳንበላ ሳንጠጣ የምንፈልገውን ልብስ ሳንለማ እያማረን ገንዘብን እንቆጥብ ማለት አይደለም። አንዳንድ ጊዜ ያው ማረግ ያለብንን እያደረግን ነው። ገንዘብን መቆጠብ ያለብን እንጂ

በዶቄ መፍጨት ታውቃለህ? ይላል ጥያቄው እርግጠኛ ነኝ። በወፍጮ መፍጨት ታውቃለህ ለማለት ነው። እንግዲህ በአማርኛ ቋንቋ በዶቄ መፍጨት ታውቃለህ የሚባል ነገር የለም። ስለዚህ በወፍጮ መፍጨት ታውቃለህ እ ሊሆን ነው የሚችለው። ስለዚህ እንደሱ ከሆነ። አዎ አውቃለሁ እ አውቃለሁ እ ያው ብዙ ጊዜ የሚፈጭ ነገሮች አብዛኛው እኛ ኢትዮጵያውያን ደግሞ ቤት እያዘጋጀን እየፈጨን ነው። ብዙ ነገሮችን የምንጠቀመው ለምሳሌ ሽሮ ሽሮ መደበኛ የሆነ የኢትዮጵያውያን ምግብ ነው። ሽሮ እንዴት አድርገን ነው የምናዘጋጀው? መጀመሪያ ባቄላውን ሽምብራውን እና አተሩን እንገዛዋለን ከዛ በኋላ ይቆላል። ከዛ በኋላ ይከካል። ከዛ በኋላ ይበጠራል። ከተበጠረ በኋላ ይታጠባል። ይታጠብና ከዛ በኋላ ፀሀይ እንዲመታው በላስቲክ ወይም በማዳበሪያ ተደርጎ ይዘረራል። ከዛ በኋላ ከተዘረረ በኋላ እኛ የደረቀው አተር ባቄላና ሽምብራ እ የተለያዩ ቅመሞች ነጭ አዝሙድ ከሮሪማ እ ጦስኝ እ ጨው እ እነዚህን የመሳሰሉ ቅመሞች ይደረጉና ወደ ወፍጮ ቤት እ ተይዞ ይኬዳል። ከዛ ወፍጮ ቤት ከተኬደ በኋላ ይመዘናል ይመዘንና ከዛ ምን ያህል ኪሎ ነው ያዘጋጀነው የሚለውን አይቶ በኪሎ መሰረት እንከፍላለን። ከዛ ከከፈልን በኋላ በወፍጮ ይፈጫል ማለት ነው። አቶ ሽሮ ለምን እንደ ምሳሌ ነው የ ተናገርኩኝ እንጂ ብዙ አለ። ለምሳሌ በርበሬ በርበሬ መጀመሪያ ይገዛል ከዛ በኋላ ይቀነጠሳል። ከዛ በላይ የተቀነጠሰው ምን ይደረጋል? ይሰጣል በፀሀይ ይሰጥና የተለያዩ ቅመሞች ይጨመሩበታል። ነጭ ሽንኩርት ቀይ ሽንኩት በሶ ብላ የ የነጭ ነጭ አዝሙድ ጥቁር አዝሙድ እ ጎመን ዘር እ የድንብላል ቅጠል እነዚህን የመሳሰሉት እ በሶ ብላ እ የጤና አዳም ፍሬ እነዚህን የመሳሰሉት ይገባበታል። ከዛ በኋላ አንድ ላይ ይደረግና ወፍጮ ቤት ይኬዳል ከዛ በኋላ በወፍጮ ቤት መፍጫ ተፈጭቶ ይመጣል ማለት ነው። እሱ ብቻ አይደለም በሶ እናዘጋጃለን በሶ በምናዘጋጅ ሰዓት ምንድነው የሚደረገው? ገብስ ይ ይገዛና ገብሱ ይለቀማል። ከዛ በኋላ ይለቀምና ይቆላል። ይቆላና ከዛ ይሰጣል ትንሽ ፀሀይ እንዲያገኝ ይሰጣል። ከዛ በኋላ ውስጡ ለውዝ ሱፍ ቀረፋ ተልባ ይደረግና አንድ ላይ ተቀላቅሎ ይፈጫል። ማለት ነው። በምንድነው የሚፈጨው? በወፍጮ ይፈጫል። ይፈጫል ነው። ሌላው ቤት ውስጥ ደግሞ የሚፈጩ ነገሮች አሉ። ለምሳሌ ዳጣ ወይም ቁጭ ቁጫ የሚባለው ነገር እርጥብ ቃርያ ጨው በሶ ብላ መጥበሻ ቅጠል እና ፐርስኒ የሚባለው ቅጠል ይጨመርና አንድ ላይ ተደርጎ በወፍጮ ፈጨዋለሁ ማለት ነው። እ ሌላው ቅመሞች ለምሳሌ ኮሮሪማ ብቻውን ስለሚያስፈልግ ይፈጫል። እ ሌላው ድንብላል ለዳቦ ይፈጫል። እ ቡና የሚጠጣ ቡና ይታጠብና እ ይለቀማል መጀመሪያ ከዛ ይታጠባል ከዛ ይቆላል ከዛ ቀዝቀዝ ሲል ወደ ወፍጮ ይገባና ይፈጫል ማለት ነው። ስለዚህ በአጠቃላይ ብዙ ነገሮች በወፍጮ ተፈጭተው ነው የሚመጡት። የምንበላው መደበኛ የሆነው የኢትዮጵያ ምግብ እንጀራ የሚሰራው ከጤፍ ነው። ጤፉ ከወፍጮ ቤት ይገዛና ከዛ በኋላ ይለቀማል ይነፈሳል ይበጠራል ከተበጠረ በኋላ ምን ይደረጋል? እ አብሽ ተቆልቶ አብሽ ይጨመርበትና ከዛ ይፈጫል ከዛ በኋላ በወፍጮ ይፈጫል ማለት ነው። ስለዚህ አብዛኛው ኢትዮጵያውያኖች የምንመገበው ምግብ ተፈጥሮአዊ የሆነ ስለሆነ ከሱቅ ተገዝቶ ወይም ከውጭ ግብቶ ሳይሆን ተፈጥሮአዊ የሆነ ምግብ ስለምንመገብ።

ማዕድን ትጠቀማለህ ትጠቀማለሽ ሴት ስለሆንኩኝ አዎ እጠቀማለሁ በደንብ ነው የምጠቀመው። ያው ብዙ ጊዜ ማዕድናት የተለያዩ አይነት ማዕድናት አለው። ለምሳሌ እኔ በምኖርበት ሀገር ያሉ ማዕድናት እነ ማን ናቸው? በብዛት አንደኛው ከሰል ነው። ከሰል ማዕድ ነው። ከሰል እጠቀማለሁ በብዛት ከሰል አገኛለሁ ስለዚህ እጠቀማለሁ። ሌላው ደግሞ ማዐድን ብር ብር እጠቀማለሁ ብር ማለት ምንድነው? ብሩ ይወጣል ከዛ በኋላ ምን ይደረጋል? ይቀልጣል ከዛ ይቀልጥና በምንፈልገው ቅርጽ ይሰራል። ማለት የምንፈልገው ቅርጽ ማለት ለምሳሌ የእጅ ጌጥ አምባር ሊሆን ይችላል። ወይም ደግሞ የጆሮ ጌጥ ሊሆን ይችላል። በረጅሙ በአጭሩ በልጥፉ ሊሆን ይችላል። ወይም ደግሞ የአንገት ሀብል ሊሆን ይችላል። እነዚህ እነዚህን በምንፈልገው ዲዛይን ወቅቱን የጠበቀ ጊዜውን የጠበቀ በዘመነ መልኩ በማሰራት ብረን እጠቀማለሁ። ሌላ ደግሞ ሸብ የሚባል ከመሬት የሚወጣ ማዕድን አለ። ይሄ ልክ እጣን የሚመስል ነጭ ነገር ነው። ለምን ይጠቅማል? እሸብ የሚባል ነገር አንደኛ ላብ ሽታ ያለው ላብ ከሰዎች እንዳይወጣ ሽታን ይቀንሳል። ሁለተኛ እግራቸውን የሚያልባቸው እና የባክቴሪያ ኢንፌክሽን እግራቸው ስር የባክቴሪያ ኢንፌክሽን ያለባቸው ሰዎች ለሱ መድሃኒት ነው። ሌላው ደግሞ ለማህፀን ጥሩ መድሃኒት ነው የሚሆነው። ሌላ ሰዎች ቶንሲል በሚያማቸው ሰዓት ጎሮሮአቸው በሚታመሙ ሰዓት ለጉሮሮ ህመም ይሆናል። እንዴት ነው የሚጠቀሙት? ለጉሮሮ ህመም ከሆነ በውሃ በመመጥበጥ መጉመጥመጥ ጉሮሮን አስነክቶ መትፋት ነው። ይሄ ሸብ የሚባለው ማዕድን ሌላው ደግሞ ምንድነው የሚደረገው? ለማህፀን ከሆነ ልክ እንደ ህጣን ሴቶች ከስር አድርገው ያጨሱታል ከዛ ይታጠኑታል ማለት ነው። ሌላው ደግሞ ለላብ እና ለባክቴሪያ ኢንፌክሽን ከሆነ ይፈጭና ፓውደሩ ብብት ስር እግር ከታጠቡ በኋላ እግርን ልክ እንደ ሎሽን መቀባት ማለት ነው። ስለዚህ በሎሽን ከተቀቡት በኋላ ካልሲያቸውን መልበስ ነው። ከዛ በኋላ በጣም ትልቅ የሆነ ያሳያል ማለት ነው። ሌላው ወርቅ እጠቀማለሁ ወርቅ በአሁን ሰዓት በጣም ውድ ነው። ቢሆንም ግን እንደ ማዕድን ነው የሚታየው። ስለዚህ ወርቅ እጠቀማለው የጆሮ አለ የአንገት አለ የእጅ አለ። እነዚህ እነዚህን ወርቅ እጠቀማለሁ ወርቅ ሁለት አይነት ነው የሀገር ውስጥና የውጭ ተብሎ በሁለት ይከፈላል። የሀገር ውስጥ ወርቆች ጥራታቸው ትንሽ ቀንስ ያለ ሲሆን የውጭ ወርቆች ደግሞ ጥራታቸው ከፍተኛ ሆኖ የሚገቡት ከውጭ ነው ማለት ነው። ማለት አብዛኛውን ከሩቅ ምስራቅ ሀገሮች ከሳኡድ አረቢያ ከዱባይ እነዚ እነዚህን ከመሳሰሉ ሀገሮች የውጭ ወርቆች ይመጣሉ። የሀገር ውስጥ ወርቆች ደግሞ ሀገር ውስጥ ወርቅ የሚመረትባቸው ቦታዎች አሉ። ለምሳሌ ሸኪሶ የሚባል ኦሮሚያ ውስጥ የሚገኝ ቦታ አለ። ሌላው ደግሞ ቤንሻን ጉልጉሙዝ አሶሳ ውስጥ ዋርቅ ይገኛል። ስለዚህ እዛ ቦታ ላይ ወርቆች የሀገር ውስጥ ወርቆች ይመጣሉ ግን ጥራታቸው ዝቅተኛ ነው። በካራትም አለ ያው ወርቅ አስራ ስምንት ካራት አንድ ካራት እየተባለ ይለያል ማለት ነው። ስለዚህ ጥራታቸው ከገንዘባቸው ጋር የተያያዘ ነው ገንዘቡ ከፍ ሲል ጥራቱም እየጨመረ እየጨመረ ይሄዳል። ገንዘቡን ዝቅ ሲል ጥራቱ እየቀነሰ እየቀነሰ ይሄዳል ማለት ነው። ስለዚህ ማዕድኖች በጣም ብዙ ናቸው። ምጠቀማቸው ከሰል አለ ሸብ አለ ወርቅ አለ። ብር አለ ሌላ ማላስታውሳቸው በጣም ብዙ ማዕድኖች ሊኖሩ ይችላሉ። የምጠቀማቸው ስለዚህ

በእጅ መሸመን ታውቃለህ? ታውቂያለሽ አላቅም። አላቅም። ያው በእጅ መሸመን ማለት ምንድነው? ኢትዮጵያ ባህላዊ ሆና አልባሳት አለ ጥበብ የሚባለው። እሱ ጥበብ የሚሰራበት ጨርቅ ወይም ነጠላ ይባላል። እና ያንን ነጠላ የመስራት ሂደት መሸመን ይባላል። ነጠላውን የመስራት ሂደት መሸመን ይባላል። መሸመን ወይም ነጠላ መስራት አልችልም። ሸማኔ ይባላሉ ሰሪዎቹ። ሰሪዎቹ ብዙ ጊዜ። ሙያው የሚገኘው ከእናት ከአባት ወይም ደግሞ ከዘር በትውልድ ከአያት እየተላለፈ ነው። ሙያው የሚገኘው በእርግጥ በትምህርት። እድሉ ትንሽ ቢሆንም በትምህርትም ይገኛል። እና የተወሰኑ ደግሞ ኢትዮጵያ ውስጥ በዚህ ሙያ ብቻ የሚታወቁ አሉ። ዘሮች አሉ። ለምሳሌ ወደ አርባ ምንጭ አካባቢ ዶርዝ የሚባል ማህበረሰብ። በሽመና ስራ በጣም የታወቁ ናቸው። መሸመን ይችላሉ። ሲሸመን ባዶ ነጠላ ብቻ አይደለም የተለያየ አይነት ጥበብ። የተለያየ አይነት ዲዛይን የተለያየ አይነት ጥበብ አለው። ልብሱና ከለሩ ቢጫ ሊሆን ይችላል። ቀይ ሊሆን ይችላል ሰማያዊ ሊሆን ይችላል ወይም ደግሞ የጥበቦች ቅይጥ ሊሆን ይችላል። በርግጥ እንደየጊዜው የጥበቡ ሁኔታ ወይም የቀለሙ ሁኔታ ሊለያይ ይችላል። ለምሳሌ የገና በዓል በሚከበር ሰዓት ሰዎች መልበስ የሚፈልጉት ሽመና። ቀን ጥለት ወይም ደግሞ ቀይ ጥለት ከአረንጓዴ ጋ ወይም ደግሞ ቀይ ጥለት ከብልጭልጭ ጋ ሊሆን ይችላል። ዘመን መለወጫ የኢትዮጵያ ዘመን መለወጫ ደግሞ ያው ከሌላው አለም ከአውሮፓ ሀገራት የኢትዮጵያ ዘመን መለውጫ ይለያል። ቀኑ እና በኢትዮጵያ ዘመን መለወጫ ቀን ቢጫ የሆኑ ጥለቶች ወይም ሸማዎች እንዲለበሱ ይፈለጋል ማለት ነው። በተለይ በሁለቱ በገናና በኢትዮጵያ ዘመን መለውጫ ጊዜ ከፍተኛ የሆነ የቀለም ምርጫ አለ ማለት ነው። ሌላው ደግሞ ቦሄ ሀምሌ ክረምት ላይ እንደዚህ በሚሆን ሰዓት አረንጓዴ የሆኑ ልብሶችን ሰዎች መልበስ ይፈልጋሉ ማለት ነው። ስለዚህ ባጠቃላይ መሸመን በእጅ መሸመን እኔ አላቅም። ግን መሸመን የሚችሉ ሰዎች ጋር በመሄድ የምፈልገውን የሸማ ልብስ በማዘዝ በመለካት አሰፋለሁ ማለት ነው። መሸመን ያው የራሱ የሆነ በጣም ከፍተኛ የሆነ ጥበብ እውቀት ይፈልጋል። ለምሳሌ ሁሉም ሰው ድንገት ተነስቶ ሽመናውን ልስራ ማለት አይችልም። የራሱ የሆነ ሂሳብ አለው። እቃዎች አሉ አሁን አብዛኛውን ኢትዮጵያውያን በተለይ ደግሞ ክፍለ ሀገር ገጠር ያሉት ሰዎች የሚጠቀሙት ምንድነው? ይሄ መወርወሪያ መዳወሪያ ምናምን የሚባል ከቀርከሃ የሚሰራ እቃ ከእንጨት ከቀርከሃ የሚሰራ ባህላዊና ኋላ ቀር ጊዜንም የሚወስድ ጉልበትንም የሚወስድ ነበር። አሁን አሁን ግን ዘመናዊ በሆነ መልኩ በብረትና ሁኔታዎችን በሚያፈጥን ማሸን ተስተካክሎ የሽመናው ስራ እየመጣ ነው ማለት ነው። ስለዚህ የሸመናው ስራ እየዘመነ እየዘመነ እየመጣ ነው። ሆኖም አሁን ላይ ትክክለኛው የበእጅ ተሸምኖ የሚለበሰው ልብስ ሳይሆን ቻይና የምትልከው ተመሳሳይ ጨርቆች በእሱ እየተተካ ነው። ምክንያቱም በእጅ የሚሸመነው ክሩና ጥጡ በጣም ውድ ስለሆነ። በቻይና ጨርቆች እየተተካ ጥለቱ ጥልፉ ከቻይና እየመጣ በልብስ ስፌት ማሽን እየተመታ ልብሱ እየተለበሰ ያለበት ሁኔታ ነው ያለው። ስለዚህ በእጅ መሸመን እኔ አልችልም። ግን የሚሸምኑ ብዙ ባለሙያ ሸማኔዎች በየአካባቢው በየሰፈሩ አሉ። በተለይ አዲስ አበባ ደግሞ ሽሮ ሜዳ የሚባልበት አካባቢ በደንብ የአገር ልብስ በዓል የሚገኝበት።